እሺ አመሰግናለሁ የተጠየቅኩት ጥያቄ የስማርት ፎን ትጠቀማለህ ወይ ለሚለው ጥያቄ ነው? እና ስማርት ፎን እጠቀማለሁ እኔ በአሁኑ በተለይ በሃያ አንደኛ ክፍለ ዘመን ስማርት ፎን የማይጠቀም ሰው አለ ብዬ አላስብም። እና ብዙዎች ይጠቀሙታል እኔም ከእነዛ መካከል አንዱ ሆኜ ስማርት ፎን የምጠቀም ሰው ነኝ። እና ስማርት ፎን ስጠቀም በጣም ደስ የሚለኝ መረጃንም ቶሎ አገኛለሁ። ብዙ እንደዚህ መረጃዎችን ቶሎ ቶሎ ከማግኘት አንፃር ስማርት ፎን ተመራጭ አድርጌ ነው። እኔ የምጠቀመው በአሁኑ ሰዓት እና ስማርት ፎኖችን የተለያዩ ሳይዝ አላቸው። የተለያዩ እንትን አላቸው ቅርጽ አላቸው እና በእነዛ መካከል ደስ የሚል እንትን አለው መስተጋብር አለው። እና ከአሁኑ ከህይወት ጋር ለማገናኘት ስማርት ፎን በጣም አስፈላጊና በጣም ተመራጭ ነው በዚ ሰዓት ማለት ነው። ስማርት ፎን በጣም እጠቀማለሁ ቢያንስ በቀን ውስጥ ከሰባት እስከ ስምንት ሰዓት እና ከዛ በላይም የምጠቀምበት ሰዓት ይኖራል። እና ስማርት ፎን በጣም ነው የምጠቀመው እኔ በዚህ መልኩ ነው እኔ የምጠቀመው እና ሌሎቹም በጣም ይጠቀማሉ። የተለያዩ አፕሊኬሽኖችን ጭኖ ለምሳሌ ቲክቶክ ኢንስታግራም ዩቲዩብ እነዚህ እነዚህ አፕሊኬሽኖች በጣም በሰው ልጅ ህይወት ላይ በጣም ተጽዕኖ እያሳደሩ ያሉ እንትኖች ናቸው። አፕሊኬሽኖች ናቸው እና እነዚህ በጣም በአሪፉ ከተጠቀምናቸው በጣም ደስ የሚል ጥቅም አላቸው ማለት ነው። እና እነዚህ አፕሊኬሽኖችህ ከመጠቀም ጋር ተያይዞ ያለውን ነገር በጣም የሰው ልጅ ስማርት ከስማርት ከስማርት ፎን ጋር እንዴት ቁርኝነት እንደፈጠረ እንዴት እንደተገናኘ የሚያስረዱ ናቸው። እና በጣም ደስ የሚል ነው ማለት ነው። ስማርት ፎን መጠቀም እና አመሰግናለሁ።